ግጭቶችን ማስተካከል ትችላለህ? አዎ እችላለሁ ግጭቶቹ በጣም ትልቅ የሚባሉና ሰፊ ካልሆኑ እና ደግሞ እኔ ባለኝ ግጭቶችን የመፍታት አቅም የሚፈቱ ከሆነ ያለኝን አቅም አሟጥቼ ለመፍታት እሞክራለሁ ማለት ነው ስለዚህ ግጭቶቹ ትልቅና ትንሽ ተብሎ በሁለት የሚከፍሉ ይሆናሉ ማለት ነው

ልብስ በእጅ ታጥባለህ ለሚለው ጥያቄ አዎ ልብስ በእጄ ነው ማጥበው ምክንያቱም ልብስ በእግር አይታጠብም ማለት ነው። እና ልብስ በእጄ ነው የማጥበው። ይቅርታ ስለ ቀልዱ። ልብስ በእጅ ነው ማጥበው። ላውንደሪ አክሰስ ስለ ማላዳርግ ወይም ላውንደሪ በቅርብ ስለሌለ በእጄ ነው የማጥበው

ትንኞች በአካባቢው አሉ? አዎ አሉ። ያው ዩኒቨርሲቲ አካባቢም ስለሆነ ያው ንጽህናው በጣም ከባድ የሚባል አይደለም። ደሞ በጣምም የተመታ አይደለም። ስለዚህ በጣም ንጹህ ባልሆነ አካባቢዎች ላይ ትንኞች ይስተዋላሉ። ስለዚህ እኔ ባለሁበት አካባቢም ላይ በጥቂቱ በጣም ሳይበዛ አለ ማለት ነው።

በእጅ መጽሐፍ ትወዳለህ ወይ? አዎ እወዳለሁ ለምን ሲባል የራሴ የሆነ የግል ኮምፒውተር ስለሌለኝ ብዙ ጽሁፎችን ማዘጋጀው በእጄ ነው ማለት ነው። ስለዚህ አንዳንድ ጊዜ ስልኬን እጠቀማለሁ ነገር ግን። አንድ አንድ ጽሁፎችን በእጄ ነው ምጽፈው ማለት ነው። ስለዚህ አዎ እወዳለሁ የሚለው መልስ ይሆናል

የስራ ጊዜው እንዴት ነው? የስራ ጊዜ መልካም ነው። በእንደዚህ አይነት ሁኔታዎች ነው ስራየንም እማሳልፎ ማለት ነው። እና በጣም አድካሚ የሚባል አይደለም። በጣምም ቀላል አይደለም ተማሪም ስለሆንኩት የግሌ የሆነ በጣም ብዙ ጊዜ የማሳልፍበት ስራ ያለኝ ስብ አይደለሁም። ስለዚህ ስራየ በጣም አድካሚ አይደለም ማለት ነው

ከፀሀይ እንዴት ትጠበቃለህ ለሚለው ጥያቄ? በተለያየ መንገድ ሰው ከ ፀሀይ ራሱን ሊጠብቅ ይችላል ለምሳሌ ጃንጥላ በመጠቀም በተለያዩ ነገሮች ሰው ራሱን ከ ፀሀይ ሊጠብቅ ይችላል ማለት ነው። እኔ ከ ፀሀይ ራሴን እንዴት ነው የምጠብቀው? ጃንጥላ እጠቀማለሁ ጃንጥላ በማልጠቀምበት ጊዜ ደግሞ የተለያዩ መጠለያዎችን እጠቀማለሁ።